ብዙ ጊዜ በስራ ውጥረት ውስጥ ስለምንሆን የድርጅት ዝግጅቶች ሲባሉ እንደተጨማሪ ስራ ልናያቸው እንችላለን። ነገር ግን እነዚህ መርሃ ግብሮች ከስራ ሪፖርት እና ከስብሰባ ባሻገር ትልቅ ፋይዳ አላቸው። አንደኛው ምክንያት በስራ ሰዓት በደንብ የማናውቃቸውን የስራ ባልደረቦቻችንን በቅርበት እንድንረዳቸው እድል ይሰጡና። በሻይ ሰዓት ወይም በሼር ሼር ወቅት የሚደረጉ ጨዋታዎችና ጭውውቶች በቡድን አባላት መካከል መተማመንና አንድነትን ይፈጥራል። በተጨማሪ ድርጅቶች ስኬታቸውን የሚያከብሩበትን እና ስራተኞቻቸውን የሚመሰግኑበት መድረክ ነው። ይሄ ደግሞ ለስራተኞች የመርካት እና የመከበር ስሜት ይሰጠዋል።

በአሁን ጊዜ ከሰዎች ጋር ለመገናኘት ስልካችንን ከፍተን አንድ መተግበሪያ መንካት ብቻ በቂ ሆኗል። ቴሌግራም ዋትሳፕ ሚሴንጀር ወይንም ተራውን አጭር ጽሁፍ መልእክት በእነዚህ መላላክ እንችላለን። እያንዳንዱ መተግበሪያ የራሱ የሆነ ውበት አለው። አንዳንዶቹ ፈጣን መረጃ ለመለዋወጥ ሌሎቹ ደግሞ ትልልቅ ፋይሎችን ምስሎችን ለመለላላክ እንጠቀምባቸዋለን። ቴክኖሎጂ ርቀትን አጥፍቶ አለምን በአንድ መንደር አገናኝተዋል። በአንድ ክሊክ ብቻ በሺዎች ኪሎሜትሮች ርቆ ለሚገኝ ሰው ድምፃችንን ምስላችንና ሀሳባችንን ማደረስ እንችላለን። ነገር ግን መልእክት ስንልክ ማሰብ ያለብን ትልቁ ነገር የቃላቶቹን ጥንካሬ ነው። በዲጂታል መንገድ የምንልካቸው መልእክቶች ሰውን የሚያበረታቱ ፍቅሩን የሚገልጡና መረጃን የሚሰጡ ቢሆኑ ምንኛ በጣም መልካም ነው።

በሀገራችን ባህል ምንጣፍ ላይ ቁጭ ማለት ዝም ብሎ መቀመጥ ብቻ አይደለም። የትህት፣ የቅርርብ እና የተ የቤተሰባዊ ፍቅር መቀለጫ እንጂ፤ ከፍ ባለ ወንበር ላይ ከመቀመጥ ይልቅ ምንጣብ ላይ ዝቅ ብሎ መከ ተደግፎ መቀመጥ ልዩ የሆነው የአእምሮ እረፍት ይሰጣል። ነው ለብዙዎቻችን የቤት ውስጥ የቡና ቁርስን ከጓደኞች ጋር የሚደረግ የደመቀ የጨዋታን እና የቤተሰብ የጋራ ማዕድ ያስታውሰናል ሰዎች ምንጣፍ ላይ ተቀራርበው ሲቀመጡ ልባቸውን ይበልጥ ይቀራረባል። በተጨማሪም በምንጣፍ ላይ ዘና ብሎ መቀነጥ ለሰውነታችን የተለየ ምቾት ይሰጣል። ህፃናት በነጻነት የሚቦርቁበት ትላልቆቹ ደግሞ ተረክና ምክር የሚለግሱበት የቤታችን ሞቅ ያለ ስፍራ ነው።

አዎ በሚገባ ለብዙዎቻችን ስራ ማለት ቢሮ ውስጥ መቀመጥ ብቻ አይደለም ብዙ ኪሎሜትሮችን አቋርጦ መጓዝን አዳዲስ ቦታዎችን መጎብኘትን እና ከተለያዩ ሰዎች ጋር መገናኘትም ጭምር ነው። በጉዞ ላይ ስትሆን አዳዲስ ባህሎችን ታያለህ የአካባቢዎችን አየር ትቀበላለህ እንዲሁም የማታውቃቸውን የህይወት ገጾች ትረዳለህ የሰራ ጉዞ እውቀትን ከማስፋትም በላይ ራስን ከሌላ አካባቢ የሚቻል ብቃትን ያሳድጋል። በርግጥ ብዙ የራሱ ድካም አለው ከቤተሰብ መራቅ በሆቴል ማደር እና በየመንገዱ የሚገጥሙ እንግልቶች ፈታኝ ሊሆን ይችላሉ። ነገር ግን ከእያንዳንዱ ጉዞ ጀርባ አንድ ትልቅ ትምህርት አለ። ለአንድ ቅርጽ ፕሮጀክት ማስፈጸሚያ ለስልጠና ወይም ደግሞ ለንግድ ስራ የምታደርገው ጉዞ። ነገ ለምትደርስበት ስኬት መሰረት።

አትክልቶች ለሰውነታችን አስፈላጊ የሆኑ ቫይታሚኖችን እና ማዕድናንትን የሚሰጡ የተፈጥሮ ስጦታዎች ናቸው። ብዙዎቻችን ደግሞ ሰላጣን ካሮትን እና ቲማቲምን አቀላቅለን በአጃክስና እና በሎሚያ አጣፍጠን መመገብ እንወዳና። አታክልት ዝም ብሎ መግብ አይደለም የሰውነታችንን በሽታ የመከላከል አቅም የሚጋነባ መድሃኒትም ጭምር ነው። አንዳንድ ሰዎች አትክልት መብላት አይወዱም ነገር ግን አሰራሩን ካወቅንበት አትክል ከማንኛውም ምግብ በላይ ጣፋጭ ሊሆን ይችላል። ወይንስ በደንብ ተቀላቅሎ ተጠብሶ በየቀኑ በምግቦች ውስጥ አትክልትን ማካተት። ጉልበት ይጨምራል። ቆዳን ያጠራል እንዲሁም ረጅም እድሜ እንድንኖር ይደዳናል። ጤናማ አመጋገብ የጤናማ ህይወት መሰረት ነው

ብዙቻችን ተሳስቻለሁ ወይም ይቅርታ የሚሉትን ቃላት መናገር እንደ ተሸናፊነት ወይም እንደ ድክመት እንቆጥረዋለን ግን በእውነት ይቅርታ መጠየቅ ድክመት ነው። አይደለም። ትኩረታችን ለራሳችን የምትሰጡት ግምት ወይ እኔ አልተሳሳትኩም የሚለው ስሜት ሊገታን ይችላል። ነገር ግን ይቅርታ መጠየቅ የትልቅነትና የብልህነት መገለጫ ነው። የሰበርነውን ግንኙነት ለመጠገን የጎዳነውን ሰው ለማክም እና ከሁሉ በላይ ደግሞ የራሳችንን ህሊና ከከባድ ሽክም ለማገላገል ይቅርታ መጠየቅ ቀላል ላይሆን ይችላል። በተለይ ስህተታችን ትልቅ ሲሆን ነገር ግን ይቅርታ የምትለው አጭር ቃል በሰዎች መካከል ያለውን የጥልቅ ግድግዳ የማፍረስ ትልቅ ሀይል አላት። ይቅርታ የሚጠይቅ ሰው በራሱ የሚተማመን እና ለሰዎች ክበር የሚሰጥ ሰው ነው። ዛሬ የበደልኩ ሰው ካለ ይቅርታ ወይም በቃላት ያስቀየምኩ ዳስ ካለ። ቀድመህ ይቅርታ መጠየቅ ያንን የፍቅር ድልድይ መልሰህ መገንባት

ብዙዎቻችን በጀት መውጣት ሲባል ገንዘብ መቆጠብ ይሁን ራስ መከልከል ብቻ ይመስለናል ነገር ግን በጀት ማለት ገንዘባችንን ወዴት መሄድ እንዳለበት አስቀድመን የምንወስንበት የብልህነት መንገድ ነው። ሲመጣ እበላለሁ ብለህ ነው የምትመራው ወይስ ለፍላጎትህ ለፊጆታ ለቁጠባ በዝርዝር ትመድባለህ? አይደለም በጀት ማስተዳደር ማለት በገንዘብ ላይ ስልጣን እንዲኖረን ማድረግ ነው። ያ በጀት የሚመራ ህይወት ልክ እንደ መሪ ልለው መርከብ በነፋስ ወደ መድረም እንደሚሄድ ሁሉ የኛ ገንዘብ ሳናውቀው ባልረባ ነገር ሊያልቅ ይችላል። በጀት መውጣት ዛሬ ተጨንቀን እንድንኖር ሳይሆን ነገ የተሻለ ህይወት እንዲኖረን ዋስትና ይሰጠናል። ለአስቸኳይ ጊዜ የሚሆን ገንዘብ ማስቀመጥ ከእቅድ መራቅ እና ለወደፊት ህልማችን መሰረት መጣል። የምንችለው ዛሬ ገንዘባችንን ማስተዳደር ስንችል ብቻ ነው።

እኔ በበኩሌ በብዛት የምመርጠው አደይ አበባ የሚፈካበትን የጥቅምት ወር ነው። ዝናቡ አቁሞ ሰማዩ ጥርኝ ሆኖ ሲጠራና ምድሪቱ በአረንጓዴ ስትጌጥ የሚሰጥ ስሜት ልዩ ነው ያ የብርሃንና የደስታ ወቅት ስለሆነ መንፈሴን ያድሰዋል። በተቃራኒው ደግሞ የክረምቱን ወቅት የምትወዱ ሰዎች እንዳላችሁ አውቃለሁ። የዝናብ ድምጽ በቆርቆርዬ ሲያቃጭል በብርድ ልብስ ተጠቅልሎ ትኩስ ቡና ወይም ሻይ እየጠጡ መጽሐፍ ማንበብ የራሱ የሆነ ሰላም አለው። አንዳንዶቻችሁ ደግሞ በጋውን ያንን ፀሀያማውንና ለሽርሽር አመቺ የሆነውን ነገር ትመርጡ ይሆናል። እያንዳንዱ ወቅት የራሱ ውበትና ትዝታ አለው። አንዱ ለአዝመራ አንዱ ለእረፍት አንዱ ደግሞ ለአዲስ ተስፋ ይሆናል። እኔ ግን ያ አደይ አበባ የሚፈካበት ምድሪቱ በአዲስ ተስፋ የምትሞላበት ወቅት ሁሌም ቀዳሚ ምርጫዬ ነው። ተፈጥሮን ማድነቅ ህይወትን ማድነቅ ነው።

አዎ መዋኘት እችላለሁ መዋኘት ለኔ ከስፖርትም በላይ ትልቅ የንጹህነት ስሜት የሚሰጥ ተግባር ነው። ውሃ ውስጥ ስትሆን የስበት ሀይል የሚቀንስ ይመስላል ሰውነትህ ቀላል ይሆናል አእምሮህም ካለህበት ውጥረት ሁሉ ነፃ ሆኖ ዘና ይላል ለመጀመሪያ ጊዜ መዋኘት ስማር የነበረኝ ፍርሃት እና ውሃውን ተላምጄ እጅቼን ማወዛወዝ ስጀምር የተሰማኝ ኩራት ሁሌም ትዝ ይለኛል መዋኘት ሙሉ ሰውነታችንን የሚንቀሳቀስ የልብ ትርታን የሚያስተካክል እና ጥንካሬን የሚሰጥ ድንቅ ልምምድ ነው በተለይ በሞቃት ቀናት ገንዳ ውስጥ ገብቶ መቅዝቀዝ የሚሰጠው እርካታ ወደር የለውም እርግጥ ነው መዋኘት የማይችሉ ሰዎች ውሃውን ሊፈሩ ይችላሉ ነገር ግን አንዴ ዘዴውን ካወቁት ከውሃው ጋር መታገል ሳይሆን አብሮ መፍሰስ ምን ያክል ደስ እንደሚያሰኝ ይረዳሉ ለኔ መዋኘት ማለት ራስን ማደስ ማለት ነው

እኔ በበኩሌ ፀሀይን እመርጣለሁ። ፀሀይ የኔ ህይወት ኃይልና የደስታ ምንጭ ናት። ማለዳ ላይ የፀሀይ ብርሃን መስኮቱን ሰብሮ ሲገባ የሚሰጠው ተስፋ ልዩ ነው። ፀሀያማ ቀናት ለእንቅስቃሴ ይመቻሉ፣ ሰውን ያነቃቃሉ፣ እንዲሁም ተፈጥሮ በሙሉ በደመቀ ቀለም እንድትታይ ያደርጋሉ። የፀሀይ ሙቀት በሰውነታችን ላይ ሲያርፍ የሚሰማው ቃጠሎ ለኔ ወደር የለውም። እርግጥ ነው በጣም በሚሆንበት ጊዜ ጥላ የግድ ያስፈልገናል። የዛፍ ጥላ ስር ሆኖ የሚነፍሰው ቀዝቃዛ አየር ለአእምሮ ረፍት ይሰጣል፣ ነገር ግን ፀሀይ ከሌለ ውስጥ ጥላማ የለም። ፀሀይ ለኔ ብሩ አመለካከት እና ወደፊት መራመድን ታሳስበኛለች። በፀሀይማ ቀን የምናደርገው የእግር ጉዞም ሆነ ከጓደኛዬ ጋር የምናሳልፈው ጊዜ""" ሁሌም በደስታ የተሞላ ነው።

አዎ ኢሜል በየቀኑ እጠቀማለሁ በዚህ ዘመን ኢሜል ዝም ብሎ መልእክት መላላኪያ ብቻ ሳይሆን የግል የስራ ማንነታችንን የምንገልጽበት ትልቅ መድረክ ነው። ለስራ ጉዳይ መረጃዎችን ለመለዋወጥ አስፈላጊ የሆኑ ፋይሎችን በሰነድ መልክ ለማስቀመጥ እና በአለም ዙሪያ ያሉ ካሉ ሰዎች ጋር በይፋዊ መንገድ ለመገናኘት ኢሜል ተመራጭ መሳሪያ ነው። ኢሜል ከሌሎች የመልክት መተግበሪያዎች የሚለየው ስርዓት ያለውና ለረጅም ጊዜ የሚቆይ መረጃን መያዝ መቻሉ ነው። ጠዋት ተነስቼ መጀመሪያ የማደርገው ነገር ቢኖር የደረሱኝን ኢሜሎች መፈተሽ ነው። ይህ ልማዴ ቀኑን በእቅድ እንድመራና ቅድሚያ የምሰጣቸውን ጉዳዮች እንድለይ ይረዳኛል። ያለ ኢሜል የዘመናዊ አለም የስራ ፍሰት የሚቆም ይመስለኛል። ለኔ ኢሜል ማለት የስራ ስኬት እና የታማኝነት መግለጫ ነው

አዎ የትም ፎቶዎችን በጥንቃቄ እይዛለሁ፤ እኔ ፎቶዎች ዝም ብለው ምስሎች አይደሉም በጊዜ ውስጥ ተቀዛቅዞ የቀረ ትልቅ ታሪክ እንጂ እነዚህን ፎቶዎች ገልጨ ስመለከት። አዎ የትም ፎቶዎችን በጥንቃቄ እይዛለሁ፤ እኔ ፎቶዎች ዝም ብለው ምስሎች አይደሉም። በጊዜ ውስጥ ተቀዛቅዞ የቀረ ትልቅ ታሪክ እንጂ እነዚህን ፎቶዎች ገልጨ ስመለከት ልዩ መዓዛ አላቸው። ፎቶዎች በእጅ ይዘህ ስትመለከተው የነበረው ሳቅ የለበስከው ልብስና የነበርክበት ቦታ ሁሉ። ድቅን ይላል ዛሬ ላይ ዲጂታል መንገድ ብዙ ፎቶዎች የምናነሳ እነዚህ የታተሙና አልበሙት የተቀመጡ ፎቶዎች የሚሰጡት ስሜት። ግን አይተካም፤። ያለፈው ታሪካችንን አውቀን ለነገ ህይወታችን ብርታት የምናገኝባቸው ትልቁ መሳሪያዎች እነዚህ ፎቶዎች ናቸው። ስለዚህ ትዝታዎቻችንን በሚገባ መጠበቅ አለብን። ምክንያቱም ነገ የዛሬው ቀን ራሱ ትዝታ መሆኑን አይቀርም፤።

አዎ አዲስ ቴክኖሎጂ መማር በጣም እወዳለሁ አለማችን በየቀኑ እየተለወጠች ነው። እኛም ከዚህ ለውጥ ጋር አብረን ለመራመድ አዳዲስ ግኝቶችን ማወቅና መልመድ ይኖርብናል። አዲስ ተክኖሎጂ መማር ለኔ አዳዲስ በሮችን መክፈት ማለት ነው። ስራዬን ይበልጥ ቀልጣፋ የሚያደርጉልኝን መተግበሪያዎች ወይም ህይወቴን የሚያቀሉልኝን ፈጠራዎች ማወቅ። ትልቅ ደስታ ይሰጠኛል በርግጥ መጀመሪያ ላይ አዲስ ነገር መልመድ ትንሽ ፈታኝ ሊሆን ይችላል ነገር ግን ይሄንን ፈተና አልፈን ቴክኖሎጂውን ስንረዳው የሚሰጠው በራስ መተማመን ልዩ ነው። ዛሬ ላይ ስለ አርቲፊሻል እኢንተለጀንስ ስለ ዲጂታል ግብይት ላይ ስለ ስማርት መሳሪያዎች ማወቅ ዝም ብሎ ፍላጎት ሳይሆን ወቅቱ የሚጠይቀው አስፈላጊ ነገር ነው። መማር ሲቆም ማደግ ይቆማል ቴክኖሎጂ ደግሞ የአቅማችን ማሳደጊያ እንጂ መተኪያችን አይደለም። ስለዚህ አዳዲስ ነገሮችን ከመማርና ከመሞከር ወደኋላ ማለት የለብንም። የእውቀት አርማውታችንን እናስፋ